እሺ አመሰግናለሁ እንደተለመደው እንግዲህ በመጀመሪያ ቃለ መጠይቁን በድምፄ እያሰመኩ አስነብባቸዋለሁ እደመጣቸዋለሁ ማለት ነው። ያ ማለትም የጥያቄው ንጽህን ሳሳብ መረዳት እንድትችሉ ነው ከዚያ በኋላ የጥያቄውን ጽንሰ ሀሳብ መረዳት ካልቻላችሁ በኋላ የምሰጠው ማብራሪያ ወይም የምሰጠው ትንታኔ ለእናንተ ግልጽ ሆኖ ይታያችዋል ወይ ይታወቃቸዋል ማለት ነው። አሁን ወደ ቃለ መጠይቁ? ጥራት ያለው ስራ ማቅረብ ትችላለህ ይላል መልሱ አዎ ነው። እንግዲህ ማንም ሰው ቢሆን በተሰማራበት የስራ መስክ ጥርት ያለ በቃ ጥራት ያለው ስራ ሰርቶ እንግዲህ የተቀጠረበትን አላማ ዋና አላማውን። እንግዲህ የተቋሙን አላማውን ማሳደግ ስለሆነ በዚህ ልክ ጥርት ያለ ስራ እየሰራን የተቀጠርንበትን የተቋሙን አላማ። እናሳድግ እንደዚሁም የተቋሙን አላማ ደግሞ እናስፈጽም የሚል በዚህ አጋጣሚ ጠንክርያለ መልእክት አዘል አስተያየት አለኝ። እኔም በዚሁ ልክ እንግዲህ ምንድነው? ስራዬ ምንድነው ብዙ ጊዜ እንግዲህ ተማሪዎችን ማስተማር ነው። ከዚያ ደግሞ በዘለለ ምናልባትም የትምህርት ክፍል ሀላፊ ሆኜ በዚህ የትምህርት ቤት በዚህ ትምህርት ክፍል ማለት ነው። እንግዲህ መምህራን ሊሆኑ ይችላሉ ወይም ተማሪዎች ሊሆኑ ይችላሉ የተለያየ አይነት ኬዝ እየያዙ ይመጣሉ። ስለዚህ እነዚህን መምህራን ነው የሚሆን ተማሪዎቹ እንደየኬዛቸው ጥርት ያለ ውሳኔ እየሰጠሁኝ እነሱ ከችግራቸው በቃ የሚገላገሉበትን። ከገቡበት ውስብስብ ችግር በቀላሉ መፍትሄ መፍትሄ እየሰጠሁኝ እነሱን ጥርት ባለ የስራ አካሄድ መሰረት ማለት ነው። ሰዎችን እንግዲህ ቀለል ያለ ኑሮ እንዲኖሩ በዚህ ልክ ማገዝ ይሆናል ማለት ነው። እና ለምሳሌ እንግዲህ ተማሪዎችን አንድም ጥርት ያለ ስራ ማቅረብ የምችለው ምንድነው? ጥርት ባለ ቋንቋና እንደዚሁም ደግሞ በሚገባቸው መልኩ በየማስተማር መንገዱን ግልጽ በማድረግ በዚህ ልክ ተማሪዎችን በኔ በምሰጠው እኔ በምሰጠው ትምህርት መስክ ማለት ነው። ጥልቅ የሆነ እውቅና እንዲኖራቸው እንደውም ደግሞ ሳይንሱን በደንብ እስከሚረዱት ድረስ ማስተማር መቻል ነው። ስለዚህ በደንብ የተማሩና በደንብ ሳይንሱን የተረዱ ተማሪዎች ደግሞ የትኛውንም አይነት ጥያቄ እንግዲህ ቢጠየቁ ለዚያ ሁሉ ጥያቄ መልሳቸውን በተገቢ ሁኔታ የሚመልሱ ይሆናል ማለት ነው። ስለዚህ እኔ ጥርት ያለ ስራ ለማቅረቤ ወይም ላለማቅረቤ የመጨረሻ መረጋገጫው ምን ይሆናል ማለት ነው። ተማሪዎችን በዚው ካስተማርኩበት ልክ እንግዲህ የሚመጥኑ ጥያቄዎችን አወጣና በዚያ እነሱን ስገመግም ለዚያ ጥያቄ የሚሰጡት መልስ እጅግ በጣም ደስ የሚልና ሁሉም ስኬታማ የሚሆኑ ከሆነ እውነትም ስራዬ ጥርት ያለ ነው። የሚል ድምዳሜ ወይም ደግሞ የሚል ማጠቃለያ ሀሳብ ላይ እንዲደርስ ይኸው እንግዲህ አንድ ተጨባጭ መንገድ ይሆናል ማለት ነው። እና እኔም በዚህ ልክ ነው እስራየን እየሰራሁ ያለውና ጠቅለል ሳደርገው ሀሳቡን ምንድነው? ጥላት ያለው ስራ ማቅረብ እችላለሁኝ የሚል ጠቅላላ ሀሳብ ነው ያለኝ። ምናልባትም አንድም በማስተማር በኩል ሁለቱም ደግሞ ቢሮ ቢሮውን ማኔጅ በማድረግ ቢሮ ውስጥ የሚመጡ የተለያዩ እንግዲህ የመምህራን የጠማሪዎች ኬዝ ይኖራሉ እነዚህን ሁሉ ጥርት ባለ ሁኔታና በቃ ምክንያታዊ በሆነ መንገድ ችግሮችን እየፈቱ ለችግሮች ደግሞ በቃ ሰዎቹ ከእነዚህ ከችግሮቻቸው ነፃ ሆነው ትክክለኛ እና ጤናማ የሆነ ስራቸውን እንዲሰሩ ማስቻል ነው ዋናው አላማው ማለት ነው። እና በዚህ በኩል ጥርጥ ያለ ስራ የምስራት ብቃቱ አለኝ እላለሁ ጠቅለል ሳደርገው ሀሳቤን ማለት ነው። ስለዚህ አሁን እኔ በዚህ ልክ አቀረብኩኝ እንጂ ምናልባትም አሁን ለምሳሌ ሰዎቹ በተለያየ የስራ መስክ እንግዲህ ተጠምደው የሚሰሩ ሰዎች አሉን ማለትም በተለያየ የስራ መስክ ላይ። ገብተው የሚሰሩ ሰዎች አሉ ስለዚህ እንደየሚሰሩት የስራ መስክ ወይም ደግሞ እንደየሰለጠኑበት የትምህርት እውቅና ማለት ነው። ጥርት ያለ ስራ በመስራት እንግዲህ የተቋማቸውን አላማ ያው ግብ እንዲደርስ ግቡን እንዲመታ ማድረግ መቻል አለባቸው የሚል ጠቅለል ያለ ሀሳብ አለኝ ማለት ነው። ለምሳሌ አንድ እንግዲህ ባንክ የሚሰራ ሰው ማለት ነው ባንኩ የሚፈልገውን መመሪያና ከእያንዳንዱ ሰራተኛ የሚጠበቅበትን መመሪያዎችንና ደንብ ህጎችን አክብሮ በሰአቱ እየተገኘ በሰአቱ የእንግዲህ የተቋሙን ደንበኛ በማስተናገድ ጥርት ያለ ስራ መስራት ይችላል ማለት ነው። ስለዚህ ይሄን በማድረግ እንግዲህ አንድ የመንግስት ሰራተኛ ማለት ነው ጥርት ያለ ስራ እየሰራ የተቋሙን ራዕይ ወደፊት ራዕይ ማሳካት ይችላል የሚል ጠቅለል ያለ ሀሳብ አለኝ ማለት ነው። እንግዲህ የተለያዩ ማስጠንቀቂያዎች እየተሰጡኝ ነው ጊዜ ሰዓቱ እያለቀብኝ ስለሆነ ለዚህ ማብራሪያ ማለት ነው። ማብራሪያዬን እዚህ ላይ ልጨርስና ሰላም ቸር ይግጠመን። በማለት በሚቀጥሉት እርስ ጉዳዮች እስከምንገናኝ ቻው ሰላም ሁኑልኝ እላለሁ አመሰግናለሁ

እሺ አመሰግናለሁ እንግዲህ እንደተለመደው ቃለ መጠይቁን በድምጽ እያሰመው ካነበቡ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ። እንግዲህ በመጀመሪያ ደረጃ ቃለ መጠይቁን ማንበብ አስፈላጊ የሆነበት ዋናው አላማው ማለት ነው። ቃለ መጠይቁ ምን እንደሚል አድማጭ ሁሉ ተረድቶ ለዚህ ጥያቄ ደግሞ የምሰጠው ትንታኔ ምን ያክል ከጥያቄው ጋር አብሮ የሚሄድ ነው የሚለውን በዚህ ልክ መረዳት እንዲችል ነው። ሁሉም አድማጭ ማለት ነው። እና አሁን ወደ ትንታኔው የምሳ እረፍትዎ ምን ያህል ጊዜ ነው ቢባል? እንግዲህ እንደሚታወቀው ማንም የመንግስት ሰራተኛ የሆነ እንደ ሀገራችን ማለት ነው። ለምሳ ሰዓት ተብሎ የሚፈቀደው ጊዜ አንድ ሰዓት ተኩል ነው። እንደው አንዳንድ ተቋማት ምናልባትም በግል የግል ተቋማት ደግሞ ሲሆኑ የግል ድርጅቶች ሲሆኑ ከዚህም ሊያሳንሱት ይችላሉ። ማለትም የምሳ ሰዓት አንድ ሰዓት ብቻ ብለው የሚያወጡበት ህግ ካለ። የተወሰኑ ደግሞ የመንግስት ተቋማት እንደዚሁ ምናልባትም እንግዲህ ካላቸው የስራ የስራ ጫና አንፃር ሊሆን ይችላል። የተወሰኑት የስራ የመንግስት ተቋማት ማለት ነው ሁለት ሰዓት ማለት ስድስት ሰዓት ወጥቶ ስምንት ሰዓት እንዲገባ ተመልሶ ይደረጋል እና ሁለት ሰዓት እረፍት ይሰጣል ማለት ነው። ለምሳሌ እና ይሄ ምናልባትም እንደየተቋሙ ይለያያል በርግጥ። እኔ ባለሁበት ተቋም ግን ለምሳ ሰዓት ተብሎ የሚፈቀደው አንድ ሰዓት ተኩል ነው። ያ ማለት ደግሞ ጠዋት ሁለት ሰዓት እንደገባን እስከ ስድስት ሰዓት ተኩል እዛው በስራም እንቆያለን። ስድስት ሰዓት ተኩል ለምሳ እንወጣለን ተመልሰን ደግሞ በቀጥታ ስምንት ሰዓት ላይ ወደ ስራ ቦታችን መገኘት ግድ ይለናል ማለት ነው። እና ስለዚህ በዚህ ምክንያት ምንድነው? የስራ ጊዜያችን ማለትም የእረፍት ጊዜያችን ለምሳሌ የሚፈቀደው ማለት ነው አንድ ሰዓት ተኩል ብቻ ይሆናል ማለት ነው። ስለዚህ በዚህ ጥያቄ ላይ ጠቅላላ ያለኝ ሀሳብ ያለኝ ይሄ ነው ስለ ጥያቄው አመሰግናለሁ ሰላም ቸር ይግጥመን በማለት በዚሁ እንግዲህ ሀሳቤን እቋጫለሁ ማለት ነው። ሰላም ቸር ይግጠመን።

እሺ አመሰግናለሁ እንደተለመደው ቃለ መጠይቁን በመጀመሪያ ላስደምጥና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃል መጠየቅ መጠየቁ? በቡድን መስራት ትወዳለህ ይላል? እንዴ በሚገባ ነው በቡድን መስራት እኮ እጅግ በጣም ዘርፈ ብዙ ጠቀሜታዎች ያሉት ምክንያቱም። በቡድን ስሰራ እኔ ለምሳሌ እንግዲህ እኔ የማላውቀውን ጓደኛዬ ስላልኩ ጓደኛዬ። የማያውቀውን እኔ የማውቀውን ደግሞ እኔን ስላለው ስለዚህ በቡድን መስራት ማለት ተባብሮ አንድ እንግዲህ ለሆነ የተሻለ ውጤት ለመምጣት ተባብሮ በጋራ መስራት ስለሆነ። አንድም በቡድን ስንሰራ ጊዜ አይፈጅብንም ሁለቱም ደግሞ የተሻለ ውጤት እናመጣለን። በቡድን ስንሰራ በተለይ አሁን ለምሳሌ ተማሪዎች ሆነን በነበርንበት ሰዓት የተለያዩ መምህራን የተለያዩ ጥያቄዎችን በጋራ እንድንሰራ ቡድን ቡድን እያደራጁ ይሰጡን ነበር። እና እንግዲህ እነዚህን ጥያቄዎች በግል ከመስራት ይልቅ በቡድን መስራት እጅግ በጣም በቀላሉ ጥያቄውን ምን የጥያቄውን መንፈስ ለመረዳት ቀላል ነው። እንደዚሁም ደግሞ በቃ ጊዜ አይወስድብንም በቀላሉ የተወሰነ አንድ በቃ ተከፋፍለን ስንመስለን ስለምንሰራው ማለት ነው። የተሻለ ውጤት እና የተሻለ ግሬድ እናገኝበታለን እንደዚሁ በአጭር ጊዜ ነው። የምንሰራው በቃ ብዙ ነገሩ በቡድን መስጠት የተሻለ ውጤት ያስገኛል የሚል እንደ አጠቃላይ ይሄ አንድ አይነት እምነት ነው። ያለኝ እኔ በበኩሌ ማለት ነው። ምናልባትም አንዳንድ ሰዎች በቡድን መስራትን የሚጠሉ የሚያተነትኑ ሰዎች ሊኖሩ ይችላሉ። ድሮ እነዚህ አይነት ሰዎች እንግዲህ ምንድነው? ካለማወቅ የተነሳ ነው ማለት ነው። እንጂ በቡድን መስራት ጠቀሜታው ጠፍቷቸው አይደለም። በቡድን ስንስራ ምንድነው? ለምሳሌ አንድን ጥያቄ አንድ ሰው ለብቻው ስራው ቢባል ሶስት ቀን ላያልቅለት ይችላል። ያንን ጥያቄ ግን። እነዚህ እነዚህን ጥያቄ ራሳቸውን በቡድን ለሁለት ቢሰጡ ወይ ለሶስት ቢሰጡ። ምናልባትም ሶስት ቀን ይፈጅበት የነበረውን ለብቻው በአንድ ቀን ሊሰሩት ይችላሉ። ያም ሆኖ ደግሞ መሰራቱ ብቻ ሳይሆን እንደሁም። የተሰራበት ሁኔታ እጅግ በጣም ጥርት ባለ ሁኔታ ሊሰራ የሚችለው። እንዴት? ሆኖ ሲሰራ ነው በቡድን ሲሰሩት ነው ማለት ነው። እና። የቡድን ስራ እስከዚህ ድረስ እጅግ በጣም ሲበዛ በጣም ጠቃሚ ነው የሚል ጠቅለል ያለ መልስ ነው። ያለኝ እንግዲህ ለማንኛውም በዚህ ጥያቄ ጠቅላላ ሀሳብ ይህንን ይመስላል። በተለያዩ ርዕሰ ጉዳዮች ደግሞ ተመልሼ እመጣለሁ እስከዚሁ ሰላም ቸር ይግጠመን በማለት እዚሁ እጨርሳለሁ። ወይም እሰናበታለሁ ማለት ነው። አመሰግናለሁ።